የመጠጥ ውሃ የማገኘው በመቅዳት ከቧንቧ በመቅዳት ከዛም፤ በማፍላት እና አጥሎ አቆይቶ ለመጠጥ ማዋል ነው። ይሄው ነው። መጠጧን የምናገኘው በዚህልክ ነው። አንዳንድ ጊዜ የታሸጉ ውሃዎችን ገዝተን እንጠጣለን። የኔ ግን ምርጫ ከቧንቧን የሚመጣውን አፍልቶ አቀዝቅዞ አጥሎ መጠጣት ስለሆነ እዛ መልክ ነው የምጠቀመው።

መጽሐፍ በቀን አስር ደቂቃ ሃያ ደቂቃ የማንበብ ልምድ አለኝ ብዙ ጊዜ። መጽሐፍ ማንበብ ብዙ ፍቅር ስላለኝ መጽሐፍ ብዙ ጊዜ አነባለሁ። እውነት ለመናገር እና መጽሐፍ በየቀኑ ለሃያ ለአስር ደቂቃ አነባለሁ። መጽሐፍ በፍቅር ነው ምወደው መጽሐፍ ማንበብ። በፊት በፊት ፊክሽን ወይም ልብ ወለድ መጽሐፎችን ነበር ማነበው። አሁን አሁን ግን በአብዛኛው የቢዝነስ መጽሐፎችን ነው ስለ ገንዘብ እንዴት ማግኘት እንዳለብን እና የሚያነቃቁ መጽሐፍቶችን በደንብ አነባለሁ።

ከቶ አልጠቀምም በዙም ሽቶ አፍንጫዬንም ስለሚያመኝ ከሽቶ ይልቅ እምጠቀመው ወይም እምመርጠው የ ንጹህ መሆንን በራሱ እሱን ነው የምመርጠው። ንጹህ ሆኜ ምንም ሽታ የሌለው መሆንን እመርጣለሁ። ምንም አይነት ሽቶ ከመጠቀም ይልቅ ምንም አይነት ሽታ የሌለ መሆኑን ነው ምርጫዬ የእኔ

የፀሀይ መውጣትን ሆን ብዬም ባላይ ጠዋት ስነሳ አጋጣሚ ላይ እችላለሁ ነገር ግን ሆንብዬ ፀሀይን ለማየት በየቀኑ ተነስቼ ፀሀይ ለማየት አልታገልም። በአጋጣሚ አንዳንድ ቦታዎች ስሄድ ለምሳሌ ሀገር ቀይሬ መናፈሻ ቦታዎች ስሆን ውሃዎች ያሉበት አከባቢ ሲሆን ጽሃይ ስትወጣ ጠዋት ስትወጣ ማየት አስደሳች ስለሆነ። እዛ እንዲህ ሀይቆች ምናምን ያሉበት ከተማ ሲሄድ እንደ አርባ ምንጭ አይነት በጧት የፀሀይን መውጣት አያለሁ። ስትጠልቅም አያለሁ። ነገር ግን አዲስ አበባ ብዙም ለማየት አልሞክርም በጠዋት ተነስቼ

ብዙ ሙቀት የበዛበት አካባቢ አልመርጥም ቀዝቀዝ ያለና ለሰውነት ብዙ የሚያስጨንቅ ሙቀት የሌለውን ቦታ እወዳለሁ። በአጭሩ ቀዝቃዛ አየር እመርጣለሁ ቀዝቀዝ ያለ አየር በጣም ቀዝቃዛም አይስማማኝም። ቀዝቀዝ ያለ አየር እወዳለሁ እመርጣለሁ